እንደገና ጥቅም ላይ መዋል እንትን አለ ለምሳሌ የተጠቀምኩትን ውሃ እንደገና በማፍላት የቆሸሸውን ውሃ በማፍላት በማጥለል እንደገና እንድንጠቀመው አደርጋለሁ ሌላ ደግሞ ጎማ፤ ጎማ ለምሳሌ አንዴ ተጠቅመን ወደ ሌላ ደግሞ ቀይረዋለሁ።

የስራ ልብስ ይለያያል ወደ ቢሮ ስሄድ ሱፍ ለብሼ እሄዳለሁ እና ደግሞ ሌሎች ስራዎችን ስሰራ ለምሳሌ የጉልበት ስራዎችን ምናምን ስሰራ። የራሱን የቻለ ልብስ አለኝ ጫማውም አለ እሱንም ተጫምቼ ነው። ወደ ስራ የምሄደው። ሌላ

ያው ስራዬን በአግባቡ እሰራለሁ ይሄ ስራ ድሬንም ከባልደረቦቼ ጋር የተሳካ ወይም ጥሩ የሆነ ግንኙነት አለኝ። ስራዬንም የተሰጠሁትን በሰአቱ ሰርቼ አስረክባለሁ። እና የሚገርም ታታሪ ነኝ ብዬ አስባለሁ።

አብዛኛውን ጊዜ ውሃ ስለምትጠፋኝ በዝናብ ሰዓት ጎማዬን አውጥቼ የዝናብ ውሃ አጠራቅማለሁ እህ ያጠራቀምኩት ውሃ ለመጠቀም አፍልቼ የሚጠጣ ከሆነ አፍልቼ። ለልብስ ማጠቢያም አብዛኛውን ጊዜ እጠቀማለሁ ለዕቃው ማጠቢያም እነሱ ያጠራቀምኩት እጠቀማለሁ

ያው በተፈጥሮዬ ቀኝ እጅ የሚባል እንትን ነው ያለኝ፤ አብዛኛውን ስራ የምሰራው በቀኝ እጅ ነው እና ጽሁፍም ማንኛውም ነገር የምሰራው በቀኝ እጄ ነው ቀኝ እጄ የሚባል እንትን አለኝ። ያው አንዳንድ ሰዎች ግራ እጅ ይኖረዋል ግን እኔ የምጠቀመው ቀኝ እጄን ነው። ብዙ ስራዎች ይሰራል

አዎ የስራ ጊዜ ገደብን በደንብ ነው የማሳካው። ለምሳሌ የሚያንስ ከሆነ የስራ ጊዜ ገደቤ እንዲረዝምልኝ እጠይቃለሁ። እንደገና ደግሞ በጣም ረጅም ከሆነ ቶሎ ጨርሼ የስራ ጊዜ ገደቡን እንዲያጥር ለ እንትኖች አሳውቃለሁ

ሌሎችን ማስተማር እችላለሁ ለምሳሌ ስቲም ፎርክ ዲሲቫል የውጭ ሀገር ድርጅት ነበር። እሱ ጋር ህፃኖችን እንዴት ሮቲክስን መልመድ እንዳለባቸው ሰርቻለሁ። ሌላ ደግሞ ለምሳሌ ስብሰባ ላይ ለሰዎች እንዴት መስራት እንዳለባቸው እናገራለሁ።

የቤቴ ጣራ የተሰራበት እንትን ነው በእንጨት አለው በስር ከላይ በኩል ደግሞ ጣውላ ነው ከጣውላው ቆርቆሮ ነው ያለው እና አሁን እኔ እንትኑ ጣሪያ አሁን የተሰራልኝ ኮርኒስ ተለብሷል።

ምግብን ከሌሎች ጋር ተከፍሎ መብራት በጣም የምወድልኝ ነኝ። እና ምግብ ሰርቼ ከጓደኞቼ ጋር ከጎረቤት ጋር አብሬ ነው የምባላው ብቻዬን መብላት አልወድም። ይሄ በጋራ የመብላት ባህሪ ኢትዮጵያዊ ስለሆነ። በጣም ደስ የሚል ነገር ነው።

ከስራ ባልደረቦቼ ጋር በጣም ጥሩ ግንኙነት አለኝ። ማለትም በጣም በየሰአቱ እንደዋወላለን ምሳም ስንበላ አብረን ነው። የሆነ ችግርም ራሱ ሲመጣ እንደዚህ እንደዚህ እንደዚህ ላደርግ ነው ምን ይሻላል ምናምን በቃ እንመካከራለን። ምን ማድረግ እንዳለብንም በቃ ስራ ላይም እንተጋገዛለን። በደንብ ነው። ግንኙነታችን በጣም ጥሩ የሚባል ነገር ነው።

ያው የግል መዝገብ አስቀምጣለሁ። ለምሳሌ ዳይሪ በቀን የምሰራቸውን ስራዎች ጽፌ አስቀምጣለሁ። ነገ ምን መስራት እንዳለብኝ እነሱን አስቀምጣለሁ። እንደገና ለምሳሌ ገንዘብ ከተበደርኩኝ እኔም ካበደርኩኝ ይሄን ገንዘብ ለዚህ ሰው ሰጥቻለሁ ብዬ መዝገብ ላይ አስቀምጣለሁ። ሌላው ደግሞ ለምሳሌ ምን መስራት እንዳለብኝ እነሱን በዝርዝር መዝገብ ላይ ነው የማስቀምጣቸው።

እኔ የማታ ሰው ነው የፕማለት ይቻላል። ጠዋት ጠዋት መነሳት በጣም ነው የሚከብደኝ በጧት በጧት መነሳት በጣም ነው የሚከብደኝ። በጧት ከተነሳው ያው ቀኑ ሁሉ ደብሮኝ ነው የሚሆነው። እና ማታ ደግሞ እስከፈለኩት ሰዓት ማምሸት እችላለሁ። እስከ ስድስት ሰባት ሰዓት ማምሸት እችላለሁ። እና የማታ ሰው ነኝ።

የማስታውሰው ባህል የመስቀል ደመራ የሚባል አለ በኢትዮጵያ በጣም የሚገርም በጣም በየአመቱ የሚከበር ባል ነው። ይህም እንጨት ይደመራል ውጪ ላይ ሰዎች ተሰባስበው ያቃጥሉታል ያ በጣም ይነዳል በጣም የሚገርም ባህል ነው። እሱ እና ብዙ ሰዎች በግ ይታረዳል። ጠላ ይጠመቃል ጠላ ማለት የሚጠጣ ነው። እና ሰዎች ተሰባሰቡ በደንብ ጎረቤት ወይም ጎረቤት ወይም ከሩቅ ይመጣ ዘመድ ሊሆን ይችላል። ወንድም እህት እና በአንድ ላይ ተሰባስበው የሚያከብሩት። ግራሚ ባህል ነው እና እሱን ነው የማስተውሰው

ፍየል አዎ ፍየል ምናይነት ቅርጽ አላት። ያው ቀንድ አላቸው ፍየሎች እና ሲጮሁ ደግም ሚአአአአ የሚሉት ሲጮሁ እራሱ። እና ፍየል አዎ እኛ እራሱ አለን ከቤታችን ሶስትናቸው አራት አሉ ሁለት ሴቶች ሁለት ወንዶች ናቸው። እና እስከ ሶስት እስከ ሶስት መውለድ ትችላለች አንዷ ሴት። ፍየል እና ደግሞ በጣም ነው እንትን የሚላቸው ራሱ በጣም የሚገርሙ ናቸው። ያው የሚበሉት ቅጠላቅጠል ነው። መጠልጠል ነው የሚወዱት አብዛኛውን ጊዜ። እና ደግሞ ሲጓዙ በጣም በህብረት ነው። በህብረት ነው ሲጓዙ ሲጋጠሙ እራሱ በጣም የሚያምር እንትን ነው። ያላችሁ በቃ ይዘላሉ ይዘላሉ እዛ በግንባራቸው ይገጫጫሉ።

የወተት አስተወፅኦ እወዳለሁ። ወተት። መጀመሪያ ልምሳሌ ከላሚቱ ሚታለበው ወተት ይባላል። ከእሱ በኋላ ደግሞ ምን አለ መሰላችሁ? ወተቱ እኔ ምን እናወጣለን ቅቤ እናወጣለን። አይብ አለ። አረር የሚባል አለ ያው ከሰነበተ ቡሃለ አሁን የሚገኘው

ያው እኔ የምወደው ሽፍን ጫማ ከሽፍን ያው ስራ ቦታ ሲሄድ የምለው ሰው ቆዳ ጫማ ነው ጥቁር ቆዳ ጫማ ነው። ከዚያ ውጪ አብዛኛውን ጊዜ ቤት ስሆን የምለውሰው ነጠላ ጫማ ነው ያው። አዘውትሬ የምለውሰው ቆዳ ነው። ያው ሸራ ምናምን ብዙ አይመቸኝም።

ያው ጠዋት፤ ጠዋት ብዙ ምግብ ከበድ ያለ ምግብ አይመቸኝም። የምገበው ጠዋት፤ ጠዋት እንቁላል ፍርፍር እባላለሁ፤ እንጂራ ፍርፍር አለ፤ ቴስቲ ሶያ የሚባል አለ፤ ሌላ ደግሞ እንትን ይሄ ፓስታ እሱ ከሌለ ደግሞ ዳቦ በሻይ ነው በልቼ የምወጣው።

እኔ የምወደው በዓል የጥምቀት በዓል ይባላል ይሄ ማለት አሁን በእኛ በሃይማኖታችን ጥምቀት ይባላል የታቦት ይወጣል በጠራ ከጥር ጥር ነው በዓሉ የሚሆነው። እና ታቦት ይወጣል ያው ዘመዶች በቃ ሰዎች ከተለያየ ሀገርም ሊመጡ ይችላሉ ሊጎበኙን። እና ታቦት ይወጣል ውጪ ላይ ፈረስ ጉግስ አለ ጭፈራ አለ። እና በጣም ደስ ሚል ነው።

ባደባባይ በደንብ ነው መናገር የምችለው ማለት ለምሳሌ እንትን ላይ ያየሁትን ለምሳሌ ስማር ወደ ስልሳ ምናምን ተማሪዎች ነበሩ። እና ከእነሱ ፊት ነው ወጥቼ ስናገር የነበረው በሌላ ደግሞ ለምሳሌ ስብሰባ ምናምን ሲሆን። ወጥቼ እናገራለሁ አሁንም በምሰራበት መስሪያ ቤት እንደሱ ነው። ያው እየሰራው ያለው

ያው የምነሳው አንድ ሰዓት አንድ ሰዓት ከምናምን ነው። በጠዋት ስራ ለመሄድ በጧት ተነስቼ ፊቴን ታጥቤ ምግብ በልቼ ወደ ስራ ስሄድ እንትን ስለሚል በጧት አንድ ሰዓት እስከ አንድ ሰዓት ተኩል ነው። የምነሳበት ሰዓት

በስራ ግዜ አዎ እረፍት አደርጋለው በጣም ሲደክመኝ እረፍት ነው። እማደርገው ለምሳሌ በደንብ የጉልበት ስራ እየሰራሁ ከሆነ ሁለት ሰዓት ሶስት ሰዓት እሰራና ያን ስራ ሰርቸ ዓረፍ እላለው። ከዛ ውጭ ኖርሟል ስራ ከሆነ ግን እስከ አራት ሰዓት ምናምን እሰራና ከዛ በኋላ ለምሳ ስወጣ ነው የማርፈው። እንጂ ብዙ አላርፍም

የደንበኞችን እርካታ በደንብ ነው የማውቀው ደንበኞች ደስ ካላቸው ቁጥራቸው ራሱ እየበዛ ይሄዳል በየሰአቱ እየመጡ ይጠይቁኛል። ምናምን ነገር እና የደንበኛን እርካታ ከፊታችው ራሱን መረዳት እችላለሁ ወይም እንትንም አስተያየትም ምናምን ይሰጡኛል። እሱን ተቀብዬ ደግሞ

ጥፍሬን አላሳድግም ያው በሰአቱ ነው ማለት ነው ብዙ አያስች አያስችለኝም። በሰአቱ ነው ሁሉንም የእግር ጥፍሬንም የእጅ ጥፍሬንም። ያው የእጅ ጥፍሬን በየሰአቱ ነው በየቀኑ ምናምን ነገር ብዙ ሳይያድግ ነው የምቆራርጣቸው። የእግሬን ግን ቢያንስ ሳምንት ሁለት ሳምንት ምናምን ቆይቼ ቆርጠዋለሁ።

ገበያ ያለው በሳምንት ሁለት ቀን ነው እሱም እሮብና ቅዳሜ ነው። እና በሳምንት ሁለት ጊዜ እሄዳለሁ። በ ያው ሮብሮብ የቤት አስቤዘዎች የሚባሉ አሉ ሽንኩት፣ ፓስታ፣ መኮረኒ እነሱን እገዛለሁ። ቅዳሜ ደግሞ ልብስ ምናምን ሚሸጥበት ነው እና እሄዳለሁ።

ስራም የጀመርኩት በአንድ ቀን በአንድ ቀን ስለሆነ ደሞዝ የሚገባው በአንድ ነው በወሩ በአንድ ቀን ማለት ቀድሞ ሳይሆን ወር ከሰራን በኋላ ነው የሚገባልን። እና እሱ ነው የደሞዝ ቀኔን በጣም በጣም ነው የምወዳት የምትገባበትን ቀን። ማለትም ከዛ እስከሚያጥረኝ ያቺ ገንዘብ ስትመጣ ደግሞ በጣም የምደሰትበት ቀን ነው

አዎ ምወደው መክሰስ እንትን ነው። ሩዝ ሩዝ በጣም ነው የምወደው መክሰስ ላይ መክሰስ ላይ በጣም አዘውትሬ ብዙ ጊዜ የምጠቀመው ሩዝ ነው። ሩዝን ባልጫው ወይም በቀዩ ይሰራል እሱ በጣም የሚመቸኝ መክሰስ ነው።

ባህላዊ ምግብ የምወደው ምን አለ ባህላዊ በኢትዮጵያ ብቻ የሚገኝ እንጀራ ነው። እንጂ ሌላኛው ደግሞ ለምሳሌ እ ይሄ ቆጮ የሚባል አለ በአንዳንድ አካባቢዎች ይሰራል። እና እሱ ይመቸኛል። ሌላኛው ደግሞ ጥሬ ስጋ ጮማ እሱ እሱ እራሱ በጣም የሚገርም ምግብ ነው። ይሄ ጮማ የሚባለው ለምሳሌ በግ ወይም በሬ ምናምን ታርዶ ይሄ ቀዩ ስጋ ምናምን ሳይሰራ ዝም ብሎ በጥሬ የሚበላው እሱ ጮማ ይባላል። እና እሱ እ በአንዳንድ አካባቢዎች በደንብ ነው የሚመገቡት እሱን ነው የሚመገቡት። ምግብ ሳይሰራ እ በርግጥ ይሄ በሽታም ቢያመጣ ይሄ ምን ይባላል ምን በሽታ? ለሆነ በሽታ ያጋልጣል። ቢሆንም ግን ሰዎች በደንብ ይጠቀሙታል እሱን። እኔም እወደዋለሁ ያው በሽታም ቢመጣ እ ስንለምደውና ባህል ሲሆን በጣም ትንትራው

የቅጥር ሂደቱ መጀመሪያ እንትን ማመልከት አለብህ። ያው ይሄን ስራ እሰራለሁ ምናምን ብለን ያሉ ፎርሞች አሉ እነሱን ትሞላለህ ቀጣይ እነሱ ጋር ተገናኝተህ ስለሰራው ታወራለህ። ካወራህ ለምሳሌ ድርጅቱ በአንተ ሀሳብ ከተስማማ ይሄ ልጅ ወይም ይሄ ሰው ይሄን ስራ በደንብ መስራት ይችላል ብሎ ካመኑ አንተን እንድትሰራው ወይም ለተወሰነ ጊዜ የሙከራ ቅጥር ተብሎ ትቀጠራለህ። በዚያች በተሰጠ ቀን ስራውን በደንብ የምትሰራና እነሱም በአንተ ካመነብህ። ቅጥሩ ወደ ቋሚ ቅጥር ይቀየራል ማለት ነው።

ያ ሃይማኖታችንም ስለምፈቅድ ሌሎችን መርዳት በጣም ነው የምወደው። ያው- ምን የሚበላበል አባባል አለ መሰላችሁ ሰው መርዳት ሰውን ለመርዳት ሰው መሆን በቂ ነው የሚባል አባባል አለ። እና ሰዎችን መርዳት በጣም ነው የሚያስደተኝ ሰዎች ሲቸገሩ ማየት አልፈልግም። ከእኔ ራሱ ከምባለው ከምለብሰው ልብስ ራሱ ብሰጣቸው እሰጣቸዋለሁ። አብዛኛውን ጊዜ እሰጣለሁ። ግን ደግሞ ብሰጥ በጣም ደስ የሚለኝ የሚያስደስተኝ ነገር ነው።

እሳት ተቀጣጣኝ ነገር እሳት ለማንደድ የምጠቀመው ማገዶ ማገዶ ያስፈልገኛል። ያው ቀጣይ ደግሞ ክብሪት ያስፈልገኛል። ቀጣይ ደግሞ ለምሳሌ ለምሳሌ ቤንዚን ራሱ እንጨቱ ላይ ወይም ማገዶ ላይ እርከፍከፍ ትንሽ ይደረጋል ተዛ በኋላ ክብሪቱን መጫር ነው። ክብሪቱን ጭረህ ማገዶ ጠጋ ስታደርገው ቦግ ይላል። እና እሳት የሚነደደው እንደዛ ነው።

ልደቴን ያከበርኩት ከጓደኞቼ ጋር ሆኜ ነው። እሱም ግቢ ግቢ ነበርኩኝ። እንዴት ነበር? ሰባት ሰዓት ላይ አከበርነው። ዳቦ ገዛን የሚጠጣ ደግሞ ወይን ገዛን። ሌላ ሻማ ገዝተን ነበር። እና ደግሞ ስፒከር ነበር ስፒከር ሙዚቃ ሃፒ በርዘር ዴይ ቱ ዩ እንኳን ተወለድክ የሚል ሙዚቃ ነበር። እሱንም ከፍተን እንትን ሰርፕራይዝ አድርገውኛል ጓደኞቼ። በቃ ደስ በሚል ሁኔታ ነው ያከበሩት

ሳንቲም ሳንቲም እንኳን ብዙ መቆጠብ ትንሽ ይከብደኛል። ማለት ለምሳሌ በኪሴ ብር ከያዝኩኝ ብዙ አያስችለኝም አውጣ አውጣ ነው የሚለኝ እና ቁጠባ ላይ በጣም ይቀረኛል። ብዙ መማር አለብኝ ብዬ አስባለሁ። አሁን አብዛኞቹ ካያችሁ ማለት ምንቀሳቀሱት በእንትን ነው። በፕላን ነው። ለምሳሌ በዚህ ይሄን አደርጋለሁ ብሎ እኔ ደግሞ ኪሴ ከያዝኩኝ ብዙ አያስችለኝም። ማለት የሆነ የሚቸግረኝ ወደፊት የሚቸግረኝ ራሱ አይመስለኝም። እና እሱን ማስተካከል አለብኝ ብዬ አስባለሁ የሳንቲም አጠቃቀም ይሄንን ይመስላል።

ጥሎብኝ ኮፍያ ማድረግ እ ብዙ አይመቸኝም። እኔ እ ኮፍዬ ራሱ የሚያደርጉ ሰዎችን እንዴ ለምንድነው? ኮፍያ እ የሚያደርጉት ምናምን ብዬ እንትን እላለሁ እና ኮፍያ ማድረግ እኔ ለኔ ጥቅም ጥቅም ያለው አይመስለኝም የጉዳት ነው። ለምን መሰላችሁ? ፀጉረህ ወይም ራስህ የሆነ እንትን እ ማግኘት አለበት ንጹህ አየር ማግኘት አለበት። አየር። ይሄኛው ግን መታፈን ነው እና ሙቀቱም ሆኖ ትንሽ ይከብደኛል። እኔ ለማድረግ የሚከብድ ይመስለኛል። እና ኮፍያ አላደርግም አድርጌም አላውቅም። ወደፊትም የማደርግ ራሱ አይመስለኝም።

አዎ ባካባቢ ድልድይ አለ ሚገርማችሁ። እኛ ያለንበት ወንዝ ዳር ነው። እና በጣም ትልቅ እየወንዝ ነው። እና እሱን የምንሻገረው በድልድይ ተሰርተው ድልድይ ያ ለድልድይ ከሌላኛው አካባቢ ጋር መገናኘት አንቺልም። እና የድልድዩ እርዝመት ስንት መሰላችሁ? ወደ ስምንት ሜትር ስምንት ሜትር እርዝመት አለ። ቁመቱ ደግሞ አምስት ሜትር ነው። እና በጣም ትልቅ ነው በጣም ሚያስፈራው ሚያስፈራ ነው። የተሰራውም አሁን ቅርብ ሰዓት ነው። አንድ አራት አራት አምስት አመት ቢሆንም ከተሰራ። መኪና አዎ መኪና ትልቅ እንትኖች ይሄ ተሳቢ ምናምን መኪኖች አያልፍም እንጂ ከባድ ሚባሉ መኪኖች አይችሉም። እንጂ ይሄ ትንንሽ እነ ሃይሩፍ የምንላቸው ታክሲ ምንላቸው እሄ ራይድ መኪናዎች እነሱ በደንብ ያልፋሉ። አለ።

አዎ ልብሴን ቢያንስ በሳምንት አንዴ አጥባለሁ ማለት ሶስት ልብሶች ሶስት አራት ልብሶች ይኖሩኛል ምቀይራቸው ለምሳሌ አራት ሱሪ አራት ጃኬት ሸሚዝ ሹራብ ቦዲ ምናምን ይኖሩኛል። እና አንድ አንድ ሙሉ አጋጣሚ አንድ ሁለት ቀን ሶስት ቀን እለብሳለሁ እዛ ደግሞ እንደዚህ እያልኩኝ በሳምንቱ ሙሉውን እጨርሰዋለሁ። እና በሳምንቱ ነው የማጥበው። ሳምንት ሲሞላኝ ሁሌም የማጥብበት ማክሰኞ ማክሰኞ ነበር ማክሰኞ ማክሰኞ በየሳምንቱ ልብሴን አጥባለሁ።

የስራ ግድብ የስራ ግድብ አከብራለሁ ይሄ ማለት ያው በሰአቱ እገባለሁ እና ደግሞ ስራዬን ስጨርስ በሰአቱ እወጣለሁ ማለት ነው እወጣለሁ አላረፍደውም። ያው አርፍጄም አላውቅም ወደፊትም አላረፍድም። እንደገና ደግሞ ያለ ሰዓት አልወጣም ያው ሰአቴን ተጠቅሜ በአግባቡ ተጠቅሜ በሰአቴ ነው። ከስራ የምወጣው እና ሰአቴን በአግባቡ የምጠቀም ሰው ነኝ።

አብዛኛው ጊዜ አብዛኛው ጊዜ በእኛ ግቢ የሁለት ቀን ነው። ገቢ ያለ ማለትም ሮብና ቅዳሜ በሳምንት ሁለት ቀን ነው ወደ ገበያ የምሄደው። የቤት አስቤዛዎችን ለምሳለ እንደ ሽንኩርት፣ እነ ፓስታ፣ እነ ቴስቲ ትንሽ ቲማቲም እነዚህ እነዚህን እንገዛለን። አዎ። ቅዳሜ ደግሞ አብዛኛውን ልብስ የሚይዙ ነጋዴዎችን ስለሚመጡ። ልብስ ነው የምንገዛው። ቅዳሜ ቅዳሜ ልብስ አለ ጃኬት አለ ፎጣ አለ ብርድ ልብስ አለ እና እነሱ እነሱን እንገዛለን። ቅዳሜ ቅዳሜ ነው

ሌሎችን ማውራት እችላለሁ በጣም በደንብ ነው። ለምሳሌ አንድ ጓደኛችን ይሄን መስራት አልችልም አለኝ እና በጣም አንትን ብዬ ይሄ እኮ ማንኛውንም ሰው መስራት የሚችለው ነገር ነው። አንተ እንኳን ይሄን ያህል አመት ተምረህ ግቢ ብዙ ስቃይ እና መከራ አይተህ ቀርቶ እና ሌሎች ሰዎችም ይሄንን መስራት ይችላሉ እና ይሄ በጣም ቀላል ነገር ነው። ይሄን መስራት ትችላለህ ማለት የሰው ልጅ የማይሰራው ነገር የለም። አንተ ብቻ ራስህን ከውስጥ አሳምነህ መስራት ከቻልክ መስራት ትችላለህ የሚል ስሜት። አስግበው እና አስረድቼው በደንብ እና እና ሌሎችንም ማበረታት ይችላለው። ምሳሌ ማሳያ ነው

እድለኛ እድለኛ ነኝ በጣም፤ ለምሳሌ አሁን የሰራሁበት ስራ፤ የገባሁበት ስራ በጣም እድለኛ መሆነው፤ ከብዙ ከ አስራ ስድስት ሰራተኞች መሃል ነው እኔን አንድ ተመርጬ ነው የገባሁት እና በጣም እድለኛ ነበርኩ። ሌላው ደግሞ ለምሳሌ ዛሬ ወደ ሆነ ቦታ ለመሄድ ረፍድብኝና አርፍቼ ነበር የተነሳሁት እና ታክሲ ወዲያውኑ አገኘን እና በዚህ በጣም እድለኛ ነኝ።

በብዙ ሰው መካከል መሆን በጣም ደስ አይልም። አስባችሁነው ለምሳሌ ታክሲ ላይ የሆነ ትልቅ ባለስ ላይ ምናምን ሙቀቱ ራሱ በጣም ከባድ ነው። እኔ ብዙ አይመቸኝም ከብዙ ሰው መሃል መሆን። እሚያስደስተኝ ቢያንስ ብዙ ሰው ሳይሆን ሶስት አራት ከዚህ በላይ ከበለጠ ብዙ ደስ አይለኝም። ሲበዛ ሰው ሲበዛ ሙቀቱ ሽታው አለ እሱ እሱ ስለአለ።

የምመራው ሚና አለኝ አዎ አሁን ላይም ራሱ እንትን ነኝ መሪ ነኝ። ማለት እ የምንሰራው መስሪያ ቤት አንድ ለአምስት የሚባል እ እንትን አንድ ለአምስት ማለት። አንድ መሪ አለ አምስት ተመሪ አለ። ስለዚህ እ ከዚያ ውስጥ አንዱ መሪ እኔ ነኝ። ማለትም የማስተዳድራቸው ወደ አምስት እንትኖች አሉኝ። ስራተኞች አሉኝ። እና የአማራር ሚና አለኝ

የአካባቢያችን ገበያ በጣም ውድ ነው። ውድ ማለት ምግብም ልብስም ምናምን ለመግዛት በጣም ውድ ስለሆነ ሌላ ቦታ ነው ራቅ ወደ አለ ቦታ ሄደን ነው የምናመጣው። እና ያው የምኖርበት አካባቢ ከተማም ስለሆነ ነገሮች ሁሉ ውድ ናቸው። ውድ ስለሆኑ ያው ወደ ገጠር ወጣ ብለን ነው። የምግብ አስቤዛዎችን ልብስም ምናምን የናመጣው ወጣ ብለን ነው። እና የአከባቢያችን ገበያ የሚውለው ሮብና ቅዳሜ ነው። በሳምንቱ በቀን ነው።

ቀዝቃዛ የአየር ሁኔታ ከሆነ ብዙም አይመቸኝም እኔ የሚመቸኝ ከቀዝቃዛ ሞቃታማ ይሻለኛል። ቀዝቃዛ የአየር ሁኔታ መቋቋም በጣም ነው ትንሽ ይከብደኛል። ስለዚህ የምመርጠው እኔ ሞቅ ሞቃታማ ሳይሆን መካከለኛ የአየር ሁኔታ ወይም ፀባይ ያለው አካባቢውን አሁን እየኖርኩበት ያለው ሞቃትም የማይባል ቀዝቃዛም ሁለቱን ያማከለ ስለዚህ እንደዚያ እየኖርኩበት የምመኘው